ስልጠና ትወስዳለህ አዎ የተለያዩ ስልጠናዎችን እወስዳለሁ። በተለይ እኔ ከምሰራው ስራ አንፃር። በአመት ሁለት ከሶስት ጊዜ በላይ። ስልጠናዎች ይደረጋሉና የነ ሁሉም ስልጠናዎች። በተለያየ ምክንያት ካልሆነ በስተቀር ሁሉም ስልጠናዎች ላይ ተገኝቼ ስልጠናዎችን እወስዳለሁ። ጥሩ ናቸው። ስልጠናዎቹ

እህል መፍጨት ታውቃለህ? አዎ በደምብ ነው የማውቀው በተለይ ገጠራማ አካባቢዎች ላይ በብዛት አህል ሲፈጭ እና አቃለሁኝ እና የ ድንጋይ ወፍጮ አለ አለበለዚያ ደግሞ በማሽን የሚሰሩ መፍጫዎች ወደ ከተማ አካባቢ ደግሞ ይኖራሉ በነሱ ሲፈጭ አውቃለሁ በደንብ